ምን አይነት የሙቀት መጠን ትመርጣለህ? እንግዲህ ሙቀት በባህሪው በጣም መሞቅም በጣም መቀዝቀዝም ለሰው ልጅ ምቾት አይሰጥም። ስለዚህ መሃል ላይ ያለውን የሙቀት መጠን ሁሉም ሰው ይወደዋል እኔ በግሌ አሁን በጣም ቀዝቃዛ ሲሆን ያስቸግረኛል በጣም ሙቀት ስሆንም በጣም አስተያየት ያስቸግረኛል። ስለዚህ የምወደው የሙቀት አይነት ከሃያ አምስት እስከ ሃያ ስምንት ዲግሪ ሴንት ግሬድ እስከ ሃያ ዘጠኝ ዲግሪ ሴንት ግሬድ ያለው የሙቀት መጠን ለኔ በጣም ተስማሚ ነው። ስለዚህ ሃያ ስድስት ወይ ሃያ ሰባት አካባቢ ዲግሪ ሴንቲግሬድ ያለው የሙቀት መጠን ይስማማኛል። ተስማሚ ነው ለእኔ ማለት ነው። አመሰግናለው

ገንፎ ትበላለህ ለሚለው? ጥያቄ አው ገንፎ እበላለሁ። ገንፎ በእኛ ሀገር የተለመደው እንግዲህ ለአራሶች ለወለዱ እናቶች። ይጠግናል በሚል ገፎ በጣም የተለመደ ነው። እና አራስ አካባቢ አራስ በምይበት ሰዓት። እንደ ምግብ ተዘጋጅቶ የሚቀርብልን እንደ እንግዳ ገንፎ ነው ማለት ነው። ስለዚህ ገንፎን እንጠቀማለን። እኔም ገንፎ በጣም እወዳለሁ በተለየ የበቆሎ ገንፎ። ለሰውነት በጣም ተዝማሚ ነው ጥንካሬ ይሰጣል ተብሎ ይታመናል። አመሰግናለሁ።

የስልክ ካሜራ ትጠቀማለህ? አዎ እጠቀማለሁ በአሁኑ ሰዓት ፎቶ ለማንሳት የተለያዩ መረጃዎችን መዝግቦ ለማስቀመጥ ካሜራዎች በጣም ወሳኝ ናቸው። ከእነዚህ ካሜራዎች መካከል ደግሞ የስልክ ካሜራዎችን እንጠቀማለን በዋናነት። የስልክ ካሜራዎችን የተለያዩ ፕሮግራሞች በሚኖሩበት ሰዓት አመት በዓል የንግስ በዓል አመታዊ በዓላት በሚኖሩበት ሰዓት። የተለያዩ ማስታወሻዎችን በስልካችን ቀርጾ ለማስቀመጥ እንጠቀማለን። ነገር ግን ሌሎች ካሜራዎችም አሉ እነኛ ካሜራዎች ግን ለመያዝ እና ለማስተዳደር ስለማይመቹ ውድም ስለሆኑ ስልካችን ዘርፈ ብዙ ጥቅም ስላለው ስልካችንን እንደ ካሜራ እጠቀምበታለሁ ማለት ነው። አመሰግናለሁ

በፍጥነት መተየብ ትችላለህ? በፍጥነት መተየብ መጻፍ እችላለሁ። በተለይ ኮምፒውተር ላይ እንግዲህ ትምህርታችንም ሙያየም ከ ኮምፕዩተር ጋር የሚገናኝ ስለሆነ የተለያዩ ጽሁፎችን ኮምፒውተር ላይ መተየብ እችላለሁ። የአማርኛ ጽሁፍ ይሁን የእንግሊዘኛ ጽሁፍ ኮምፒውተር ላይ በፍጥነት መተየብ ያስደስተኛል ደስ ይለኛል። ስለዚህ ቢያንስ ኮምፒውተር ላይ አንዱን ገጽ በ አስር ደቂቃ ወይም በአስር ደቂቃ አካባቢ በአስራ አምስት ደቂቃ አንድ ገጽ መጻፍ እችላለሁ መተየብ እችላለሁ። ስለዚህ እችላለሁ የሚለው ማለት ነው